አዎ ልብስ በእጄ ነው ማጥብ ብዙ ጊዜ እንደውም እኔ ማሽን ሰውዬ የልጆቼ ምን እናት ስለሆንኩ። ልብስ በማሽን ማጣቢያ ስትለኝ በእጅ ላይ ነው የማጥብ ብዙ ጊዜ እንደውም እኔ ልብስ አጥብ ነው ያው ጊዜ የማሳልፈው ማለት እችላለሁ። እጻናትም ስላሉ ትላልቆች ትምህርት ቤት የሚሄዱም ስላሉኝ። ልብስ አጥባለሁ በእጄ ነው ማሽን የሚባል ነገር ስለሌለኝ። በእጄ ነው በደንብ አድርጌ አጥቼ ማጥበውና በእጄ ማጥበብ ማለት ነው ይቻላል።

እኔ የምወደው ፊልም ብዙ ፊልሞችን አያለሁ ብዙም እከታተላለሁ የኢትዮጵያ ፊልሞች የውጭ ፊልሞችን ሊሆን ይችላሉ። እኔ ግን ያው የሀገሬ ፊልሞች እንደዚህ ብዙ ጊዜ የምከታተላቸው የውጭ ፊልሞችም እከታተላለሁ ነገር ግን ተከታታይ ፊልሞችን ከሚደረጉ ፊልሞችን የምወደው ፊልም። ይሄ ሰው ለሰው ድራማ የሚባል በተከታታይ ቴሌቪዥን ላይ የሚቀርብ ድራማ ነበርና። እሱ እጅግ በጣም ከመጀመሪያ እስከመጨረሻው ያለው ስሜቱ የፊልሙን ሁኔታ ገጽታው ሁሉ የተዋናዮቹ የነበረ ጥረት ምናምን ደስ ይለኛልና። እሱን በጣም ነው የምወደው ፊልሙ ማለት ነው

እኔ ቡና ነው የምመርጠው ብዙ ጊዜ እንደውም ሰዎች ሻይ እንደዚህ ትጠጫለሽ ሲሉኝ ብዙ ጊዜ አይመቸኝም ሻይ ከምጠጣ ቡና ነው የምወደው። አብዛኛው ደግሞ ቡናው ምንድነው? ደስ የሚለኝ ነገር ሶርሞኒው ቡናው ያለው አቀራረብ ላይ ምናምን ማጫወቱ ላይ አብዛኛው ነገር ብዙ ነገር የምወደው ቡና ነውና እኔ የምመርጠውም ቡና ነው። በጣም ይመቸኛል ስጠጣውን በቃ ደስ ይለኛል ያናቃቃኛል። እና ቡዙ ሰወች ያው ሻይ ላይ ምርጫቸው ሊሆን ይችላል እንደኔ ምርጫ ግን ምወደው በዋናነት ቡና ነው ማለት ነው።

ምንድነው? እንደገና ጥቅም ላይ የምናውለው ነገር ተጠቅመን አንዳንድ ጊዜ ለምሳሌ እንደ ተልባ ነገሮች ለምሳሌ ተልባ በቤት ውስጥ ለምግብነትም ከምናዘጋጃቸው የእህል አይነት ነው የምግብ አይነት ነው ማለት ነው። እና ተልባ ስንጠቀም ምንድነው? ተልባ ለመጀመሪያ ለምግብነት ተፈትፍቶ እንደዚህ በእንጀራ ምናምን እንመገበዋለን። ተነፍቶ የተረፈውን ደግሞ ወይም ጥቅም እንትን ደግሞ ሌላ ጥቅም ላይ እናውራለን። ለማሳሻነት ለመጣል ማሳሻነት ለእንደዚህ አይነት ነገር ደግሞ እንጠቀመዋለን ማለት ነው

ቦለቄ እኔ ፈጭቼ አላውቅም እንደዚህ ቦለቄ ሲፈጭም እንደዚህ አይቼ አላውቅም ስለእውነቱ ቦለቄ እኔ ተቀቅሎ እንደዚህ እንትን ሲባል ነው እንጂ ቦወሎቄ ሲፈጭ እንደዚህ አይቻል አውቅም ማለት ነው። እና ምንድነው? ምናልባት ወደ ገጠር አካባቢ ምናምን ያሉ ሰዎች ወይ ቦለቄ የሚበቅልበት ቦታ አካባቢ ያሉ ሰዎች ሊያውቁት ይችላሉ እንጂ። እኔ እንኳን ቦለቄ እንደዚህ መፍጨትም ፈጭቼም አላውቅም ሲፈጭም አይቼ አላውቅም።

እኔ ገንዘብ የምቆጥብ ሰው እንኳን አይደለሁም እንደዚህ እንትን ግን በምትሰጠኝ ነገር አሁን ባለው ኑሮ ባለው ነው አራ እውነት ያለው የኑሮ ውድነትን አማካኝ የቻለ ያለችኝ የተሰጠችኝ በአገባቡ አስተዳደሪያትን የተባልኩትን ብር ለእሷን ለማስተዳደር ነው የምሞክረው እንጂ ቆጣቢ የምባል ሰው አይደለሁም። እኔ ግን ምንድነው ራሱ ራሱ ኑሮውን ያስቆጥብሃል። ምክንያቱም ይቺን ይቺን ካልበቃክ የትም መሄድ ስለማትችል። እሷን ነው ማብቃቃት እንደዚህ እታገላለሁ ማለት ነው

ስጦታ መስጠት እወዳለሁ ለሰው ሌላ ሰው ባይሆንም ለባለቤቴ እንደዚህ ወደ ልጆቼ እንደዚህ በዓላት ነው የሚሞጡባቸው ቀናት ስጦታ መለዋወጥ ደስ ይለኛል ያስተስተኛልም። ግን ብዙ ጊዜ ሰዎች እንደዚህ እንደሚያረጉት እንደዚህ እሚያካብዱ ምናምን ሳይሆን ቀለል ያለ የእንትን ስጦታ የእግዚአብሔር ፎቶ ምናምን ስዕል ያለበት እንደዚህ ቀለል ያሉ ስጦታዎች እንደዚህ የሚካበዱ ሳይሆኑ ለስጦታ ብለህ ያሰብከውን ቀለል ያለ ነገር ዋጋው ውድ ያልሆነ ሁኖ እንደዚህ ለልጆቼም ጭምር ስጦታ ሰጥቼ አቃለሁ።

እኔ ተጉዤ የማውቀው ምናልባት ያው አሁን እንኳን ጉዞ አድርጌ አላውቅም ግን በፊት ተማሪ በነበርኩባቸው ጊዜ ብዙ ቦታዎች ያው ሄጄ አውቃለሁ እንደዚህ ከአካባቢዬ ትንሽ ራቅ ያሉ ቦታዎች የሚገቡኝበት ወይ ተማሪ በዩኒቨርሲቲ በነበርኩበት ጊዜ እንደ ጉብኝት ስንወጣ እንደዚህ ጉብኝቼ አውቃለሁ ጉዞ አድርጌ አውቃለሁ ማለት ነው። እና የትኛውም ጉዞ አድርጌያለሁ ለማለት ቢባል ሲልም አንዳንድ ቦታዎች በአቅራቢያዬ ከሚገኙ በነበርኩበት አካባቢ ላይ ግን ጎብኝቼ አውቃለሁ

አዎ እኔ ስራዬ በቅደም ተከተል ነው የማስቀምጠው የትኛው ቀድሞ መሆን እንዳለበት በደንብ አድርጌ ነው በቅደም ተከተል የማስቀምጠው ምክንያቱም ምንድነው የልጆች እናት በመሆኔ የትኛው ቅድሚያ አሁን ለልጆች ማብሰል ካለብኝ ቅድሚያ ጠዋት ተነስቼ ማብሰል ካለብኝ ወደ ማብሰል እገባለሁ ማለት ነው ከዛ ቀጥሎ ያለው ደግሞ በሂደት እየቀጠለ ይሄዳል ቁርስ በልቶ ልጆች ዩኒፎርም እስኪለብሱ ወደ ትምህርት እስኬዱ ከዛ በኋላ ደግሞ ቤት አጸዳለሁ እና ስራዎቼን እኔ ብዙ ጊዜ በቅደም ተከተል ነው የምከተለው ማለት ነው።

የስራ አሰራሮች ላይ መከተል የስራ አሰራር ቤት ላይ ያለው የስራ አሰራር ነው እንጂ ያው የመንግስት ሰራተኛ አይደለሁም። ግን የቤቴ ያሉ ስራዎች ግን የስራ አሰራሬን በቅደም ተከተል ነው የምሰራ አሰራሮቼን እንዴት መስራት እንዳለብኝ በቅደም ተከተል የትኛው ዛሬ መስራት አለብኝ የትኛው ልብስ ባጥብ ከዛ ደግሞ የትኛውን ላድርግ የሚለውን እነዚህ ቅደም ተከተላቸውን የስራ አሰራሮችን ተከትዬ ነው ስራዬን የምሰራ ማለት ነው። እና ብዙ ጊዜ ከምሰራቸው ስራዎችም ያው የቤት ለቤት ስራዎች ስለሆኑ ቅደም ተከተላቸው ጠብቄ ነው

እኔ የምመገበው በትሪ ነው። በትሪ ከቤተሰቦቼ፥ ጋር ከልጆቼ ፥ከባለቤቴ ጋር ሆነን በአንድ ትሪ በአንድ መሶብ ነው ምንበላ ማለት ነው። እና ስንመገብ በባህላዊ ኢትዮጵያዊ ባህል በጠበቀ መንገድ በስነ ስርዓት እንደዚህ ተሰብስበን ነው የምንመገበው ባህል በጠበቀ እንደዚህ በሳህን ምናምን አይደለም እኛ ቤት የምንጠቀመው ሜይቢ እንግዳ ከመጣነው እንጂ ለየብቻ የሚበላ እኛ የምንመገበው በቤታችን ውስጥ አብረን ተሰብስበን ነው የምንመገበው ማለት ነው።

እኔ የአመራር ሚና የለኝም የቤት እመቤት ነኝ ብያለሁ የአማራር ሚና የለኝም። በቤቴ ውስጥ ግን ያው ያለው ነገር በስነ ስርዓት እንዲካወን እንዲደረግ የራሴ የቤቴ ሚና ግን አለኝ የስራ አማራር ባይኖረኝም። የቤቴ ሀላፊነት የቤቴ ያለ ነገር ስራ ግን ተዋጥቼ በአግባቡ ልጆቼን ማሳደግ እናት ነኝ ማለት ነው። የስራ አመራርነት ሚና ግን የለኝም ማለት ነው

አዎ ቡና እንደውም ሁሌ እንደምፈጨው ቡና እወዳለሁ ብያለው አይደለ ቡና ደግሞ ብዙ ጊዜ እንደውም እፈጫለሁ። እንደዚህ ቡና እንትን ማብራት በሚጠፍባት ጊዜ ነው እንጂ። መፍጨት ባለብኝ ቡና በቡና ማሽን ነው ምፈጨው። ሁል ጊዜ ቡና እንደዚህ እንግዳም ሲመጣ አፈላለው ለራሳችንም ስለሚያጫውተንም ስለሚያዝናንም ስለምወደውም ቡና በደንብ አድርጌ ነው ማፈላም ምፈጭም። እና ፈጭቼ አውቃለሁ ማለት ነው።

አዎ ማዐድናት አጠቀማለው ማዐድን ትጠቀማለህ ሲባል የጌጣጌጥ የማዐድን ጌጣጌጥ የወጡ እንደዚህ ተፈልፍሎ የወጡ ከማዐድናት የተሰሩ ጌጣጌጦችን በሱቅ መሸጫው ላይ እንደዚህ ገዝቼ አውቃለሁ የሆነ ጊዜ ላይ የእጅ ፈርጦች ነገር የሚመስሉ ነገሮች ማለት ነው። እና ደግሞ ያስደስተኛል የማዐድን ከማዐድን የወጡ እንቁነታቸው የሚያብረቀርቁት የሚያሳዩ ሰማያዊ እንትናቸው ከለራቸው ራሱ እጅግ በጣም ነው የሚመቸኝና። ተጠቅሜ አውቃለሁ በብዛት ባይሆንም በትንሹ

ሁሉም የቀኑ ሰአቶች እወዳቸዋለሁ ለይቼ እንደዚህ ይሄን እወዳለሁ። ማለት እንትን አልልም ግን ምናልባት እኔ ቀተር ላይ ምንድንነው የሚመቸኝ ቡና ምናምን ስምንት ሰዓት አካባቢ በተለይ ከሰአት ያለው ሰዓት ማለት ነው። ስምንት ሰዓት አካባቢ ለኔ በጣም ይመቸኛል ለምንድን ነው? ቡና የምጠጣበት ሰዓት ምናምን ስለሆነ ያው ሰርሞኒውን ቡናውም ምኑም ስላለ ሰዓቱ ጨቅ ባለ መንገድ እንደዚህ ልጆቼም ስለማስተኛ። ሰዓቱ የቀኑን ሰዓት እቺ የስምንት ሰዓት ያለችዋን ሰዓታት እጅግ በጣም እወዳታለሁ ማለት ነው

እኔ የምወደው ሽታ የ እንደዝህ የአብሽ እንጀራ ያለበት ሽታ በጣም የምወደው ሽታ ነው። ሽታው ደስ ይለኛል በቃ እንጀራ ሲጋገር ብዙ ጊዜ ሰው እንደየፍላጎት ነው ማለት ነው። እኔ ግን እንጀራ ሲጋገር የአብሽ ላይ ያለው ሽታ እንጀራ ሽታው ወደ ውጭ እንደዚህ ሽታው ሲሸተኝ እጅግ በጣም ደስ ይለኛል ሽታው በጣም ነው እምወደው እና እቤቴም አብሽ ያለው እንጀራ ነው። እምጠቀመውና ሽታውን እንደ እኔ በጣም እሚማርከይም ደስ እሚለኝም ከውጭ ገና ሲሸተኝ ራሱ ማለት ነው።

ኮፍያ ማድረግ እኔ አልወድም። ወይም ጃንጥላ እንደሆነ እንጂ ኮፍያን ማድረግ አልወድም እንደዚህ ድሮ ምናልባት እንደዚህ ለብሼ አውቃለሁ እንደዚህ ለእንደዚህ ለፀሀይ ምናምን ሳይሆን። እንደዚህ ለጌጥነት አንዳንዴ ግዜ ግን እንደዚህ መውደድ ግን እንደዚህ በተለየ ነገር ግን ኮፍያ ማድረግ አልወድም። ብዙ ጊዜም ተጠቅሜም አላውቅም ሲጀመር ሜይቢ ሻሽ ምናምን ነገር ካልሆነ በስተቀር ሻሽ አንድ አልፎ አልፎ እንደዚህ አስፈላጊ በሆነባቸው ቦታዎች ካልሆነ እና እኔ ኮፍያ ማድረግ አልወድም ማለት ነው። እኔ ምንድነው የነካሁት ባባ

እኔ ስራ የለኝም ብያለሁ ያው ስራ ስለሌለኝ የቤት እመቤት ስለሆንኩ ወደ ስራ። ለብሶ ልብስ የለኝም ግን ቤት ውስጥ ለምን በምሰራበት ስርዓት። ስራ መስራት ስላለብኝ ቤት ውስጥም እንደዚህ ፒጃማና ስሩ ፒጃማና የለቀሚስ ሙሉ ልብስ። ቢጃማ ልለብስ እችላለሁ እሱ ለብሼ እንደዚህ ቤት ውስጥ ስራ አከናውናለሁ ማለት ነው። ወደ ስራ ባሌ ድንብ በቤት ውስጤን በምሰራቸው ስራዎች ላይ እነዚህ ልብሶችን እጠቀማለሁ ወይ ቢጃማ ሱሪ። አሊያ ደግሞ ሙሉ ቢጃማ አለ አይደለ እንደዚህ አይነት ነገሮችን ቱታዎችንም እንደዚህ አውትሬ እጠቀማለሁ

እኔ የስራ ጊዜዬን እንዴት ነው? ብዙ ጊዜ ማሳለፈው ከልጆች ጋር እያለሁ ባልኝ ጊዜ ባልኝ የስራ ሂደት ሁሏን በየሰአቷ ማከናውናት ምክንያቱም ልጆችን ህፃናት በተለይ ማብሰል ካለብኝ አበስላለሁ ልብሳቸው ማጠብ ካለብኝ አጥባለሁ ገላቸውንም ትምህርት ቤት የሚሄዱ የሚቋጠረውን ቁርስን ምንም ምንም እነዚህ ስራዎች ብዙ እሰራለሁ እና ጊዜን እንደዚህ በእንደዚህ አይነት ሁኔታ ነው የማሳልፈው ነው ማለት ነው። የስራ ጊዜዬን ማለት ነው እና ለኔ ደስ ይለኛል እና የስራ ጊዜን እወደዋለሁ

ታሪክ መናገር እወዳለሁ ብዙ ታሪክ አንባቢ ባልሆንም ግን ታሪክ እንደዚህ ለልጆቼ ራሴ ባካፈል እንደዚህ በማውቀው ነገር ማካፈል ደስ ይለኛል ምክንያቱም ታሪክን ማወቅ ትልቅ ነገር ነውና። ታሪክ ለብዙ ነገር ከድሮ ከአባቶቻችን የመጣ ታሪክ አሁን ለምሳሌ ስለአድዋ ታሪክ ስለ ብዙ ነገር ማንሳት እንችላለን እና ታሪክም መናገር ያስደስተኛል። እንደውም ሞር አንባቢ አይደለሁም እንጂ አንብቤ ባውቅ እንደዚህ ለልጆቼንም ሆነ ለማያውቁ ሰዎች እንደዚህ መናገር ታሪክ ደስ ይለኛል ያስደስተኛል

አስተያየት መቀበል እወዳለሁ ግን በፖዚቲቭ ነገር ብቻ ሳይሆን በኔጌቲቭ እቀበላለሁ። ግን ምንድነው? እንደየሰው አቀባበላችን ሰዎችን እኛን ነው መጉዳትም እንዲጠቀሙበት ከሚችሉ ነገሮች አንዳንድ ጊዜ አስተያየት የሚሰጡ ነገር ያው ወሳኝ ከሆነ መቀበልም ያለበት እቀበላለሁ በዋናነት እንደውም አስፈላጊ ነገር በነጌቲቭም ይሁን ግድ የለም። ትክክለኛ አይደለህም ብሎ የተቸ ነገር ነው እንዴ ብለህ ራስህን ታስብ እና ትጠይቅና ትክክል ካልሆነ አስተያየት ተቀባይ ነው ማለት ነው። እኔ እቀበላለሁ ማለት እችላለሁ

እኔ በጣም ጎበዝ ነኝ ገበያ ላይ ሰዎች ይሉኛል እንደዚህ ልብስ ለመግዛት ማን ጫማ ምናምንም ለልጆች አስፈላጊ ነገሮችን ገበያ ስገበያይ። ድርድር ዋጋ አደርጋለሁ ምክንያቱ ዝም ብዬ አልገዛም እንደዚህ ቀንሱ ረድ ምናምን ብዬ ነው። ገበያ ተገቢ አይቼ ብመጣና እንደዚህ ቶሎ ብዬ ገዝቼ ምመጣ ሰው አይደለሁም እከራከራለሁ ወይ ሌላ ቦታም ሄጄ አይቼ ተዟዝሬ ነው ተደራድሬ ዋጋን አስቀንሼ ምገዛው ማለት ነው። ምክንያቱም ገበያ ከገበያ ከየሱቁ ስለሚለያይ ዋጋውም ቀንስ እንደዚህ ወጣ ወረድ አለው። እና ዋጋ ተደራድሬ አውቃለሁ

እኔ እምወደው መጽሐፍ ፍቅር እስከ መቃብር እሚለው መጽሐፍ የደራሲ አዲስ አለማየሁ መጽሐፍ። ፍቅርም እስከ መቃብርም በጣም እወደዋለሁ መጽሐፉ ታሪኮቹንም ገጸ ባህሪያቶቹንም ያለው ሁሉም ነገር ከመጀመሪያ እስከ መጨረሻ ያለው ታሪኩን ራሱ በቃ የተለየ ስሜት ነው ያለው ስታነበውም በመጽሐፍ ደረጃ። ኢቭን ደግሞ አሁን ደግሞ በሀገራችን ላይ በፊልም ደረጃም እየመጣ ነውና እጅግ ተወዳጅ የሆነ መጽሐፍ ነው። እሱን በጣም እወደዋለሁ። እኔ ያለው በቃ የገፀ ባህሪያትን ያለው አሳሳት ሁሉ ሙሉውን ነው እምወደው። አሁን ደግሞ በፊልም ደረጃ እየመጣ ስለሆነ እጅግ በጣም እወደዋለሁ።

በቤቴ ብዙ አይነት የቤት እቃዎች አሉ የቤት ቁሳቁሶች ሊሆኑ ይችላሉ ሶፋዎች መቀመጫዎች ምናምን ብዙ ነገሮች የቤት የመሳሰሉት ነገሮች አሉ። እና ምገለገል ቦች እቃዎች የሸክላም ሊሆን ይችላል። የብረት ብረድስቶች አሉኝ። የሶፋ ፍሪጅ የተለያዩ ነገሮች አልጋ ምናምን ብዙ የቤት ቁሳቁሶች አሉኝ። እና የምጠቀማቸው እቃዎች በቤቴ ውስጥ ያሉት እነዚህ የመሳሰሉት ናቸው ናቸውና በደንብ አድርጌ ምገላገልባቸው ሶፋ ለመቀመጫ እንደሚያገለግል ሁሉ ሌሎቹን ደግሞ ወጥ ማብሰያ ብዙ ነገር እንገለገልባቸዋለን። እና በእነዚህ ነው የምትጠቀመው

እህል ፈጭቼ አውቃለሁ አዎ በልጅነቴ እንደውም እንደዚህ ወደ ገጠራማ አካባቢ ገጠራማ ባይባልም ከተማ ውስጥ ሆኖ በፊትም የነበሩ እናቶች አለ ያን ወፍጮ እና በቤት ውስጥ እህል ፈጭቼ አውቃለሁኝ። እንደዚህ የጠላ እህልም ሊሆን ይችላል ይሄ እንደ ባቄላ ቅምናምን ክክም እንደዚህ ከክቼ ፈጭቼ አውቃለሁ። በደንብ እችላለሁ ሳይሆን እንደዚህ ግን ሞክሬ አውቃለሁ በልጅነቴ እንደዚህ ሞካክር ነበረ እና ፍጭቼ አውቃለሁ ማለት ነው። እና ምንድነው? በእጅ የተፈጩ በእጅ የተዘጋጁ እንደ በርበሬ ምናምን የመሳሰሉት ነገሮች እጅግ በጣም ይጣፍጣሉና ፈጭቼ አውቃለሁ አዎ

የቤት እንስሳ አዎ አለኝ ድመት ነበረችኝ አሁን እንኳን የለኝም ስለእውነቱ ያለሁበት አካባቢ ስለማይመች ማለት ነው። በፊት ግን በቅርብ ጊዜ በሩቁ በሩቁ አይደለም። የኔ ቤት ድመት ነበረችኝ ድመት ደግሞ እንደዚህ አይጥ ምናምን ነገሮች ብዙ ነገር ከብዙ ነገር ነው የምትከላከልልህ። ኢቭን በጣም ነው የምወዳትና በንጽህና ምናምን ምንይዛት ጤናዋን አስጠብቀን። ያና የቤት እንስሳ ከሚባሉ አንዷ ድመት አለችኝ ለማለት እችላለሁ ማለት ነው።

እኔ ሴት ልጅ ስለሆንኩኝ ጺም ምናምን የለኝምና እንደዚህ ይሄንን እንኳን ጥያቄው ወንዶች የሚመለከት ይመስለኛልና ጺም የለኝም ያው ሴት ስለሆንኩ። እንግዲህ ለወንዶች የሚመለከት ጥያቄ ይመስለኛል እና ሜይቢ ይሄን ጺም ማቆየት የሚለውን ወንዶች ላይ የሚመለከተው እንኳን ጺም ስሌለኝ ነው

አዲስ ቴክኖሎጂ መማር እጅግ በጣም ነው የምወደው መማርም እፈልጋለሁ። አሁን እንደውም ዘመኑ ካፈራቸው የቴክኖሎጂ አይነቶች ብዙ ነገሮች መጥተዋል። እና በሀገራችን ላይ እጅግ መጣር መማር እንደዚህ በጣም እፈልጋለሁ ፍላጎትም አለኝ። ወደፊትም እማራለሁ እንትን አለኝ ልጆቼን ትንሽ ከፍ ቢሉልኝ። ወደዛ ብገባና ቴክኖሎጂ መማርን ማወቅን በደንብ አድርጌ ብችል እኔ እጅግ በጣም ያስደስተኛል። እና ቴክኖሎጂ አዳዲስ ቴክኖሎጂ መማር በጣም እወዳለሁንም እፈልጋለሁ

እኔ የምጽፈው በሁለቱም መጻፍ እችላለሁ መጻፍም እችላለሁ በደንብ አድርጌ ማለት ነው። ግን ምንድነው? ብዙ ጊዜ እርሳስ ስህተት ካለብን የምንሳሳታቸው ነገሮች እንኖር ለማጥፋት ስለሚመች እርሳስን እመርጣለሁ ማለት ነው። የሚያምርልኝ የኔ የእጁ ጽሁፍ። በእውነቱ በብእር ነው በብእር ነው በደንብ አድርጌ መጻፍ የምችለው። ነገር ግን ምንድነው? በጻፍ በእርሳስ ስንጽፍ እርሳስ በምንጽፈበት ጊዜ የማጥፋቱን ስለምንችል እሱን አንዳንድ ጊዜ ለምንሳሳታቸው ነገሮች እረማት ስለሚሆን። ይሄን በዛ በብእር እጽፋለሁ የሚለው ግን እኔ ውበት ስላለው በብእር እጽፋለሁ

ነገሮች እኔ በስርዓት ነው የማስቀምጣቸው ምክንያቱ ምንድነው? ነገሮች በስርዓት ማከናወን ምንድነው? ከሰው ጋር እንዳትጋጭ ያደርግሃል። ሁሉም ነገር በስርዓት ሲሆን ደግሞ ገደብ ሲኖረው ጥሩ ነው ማለት ነው። ምክንያቱም ከሰው ጋር ቅርርብ ሲኖረው ራሱ በየትኛው ገደብ መሆን አለበት የሚለውን ትልቅ ነገር መውሰድ አለብን ብዬ ነው የማስበው። ነገሮችን በስርዓት ማየት ማስቀመጥ። ለህይወትህ ለመጪውም ሆነ ከሰው ጋር ያለህ የምትኖርበትና እንትን ያመቻችልሃልና። ነገሮች በስርዓት አስቀምጣለሁ ማለት ነው

አዎ የሞባይል ዳታ አልፎ አልፎ ዋይፋይም እነዚህ እንትን በሚዘጋበት ጊዜ የሞባይል ዳታ ወይ ደግሞ ከቤት ከወጣው እንደዚህ የሞባይል ዳታ አስፈላጊ በሚሆንበት ጊዜ ላይ ልጠቀም እችላለሁ እንደዚህ እንኳን ለአስፈላጊ ነገር ሲኖር ነው። እንደዚህ ምላላከው ሜሴጅ ካለ ምላላከው ዶክመንትም ሆነ ምን እንደነገሮች ሲኖር። የሞባይል ዳታን ተጠቅሜ አውቃለሁ አብርቼ አውቃለሁ። ነገር ግን ብዙ ጊዜ እኔ የቤት ዋይፋይ ስላለኝ ብዙ ጊዜ ተጠቃሚ አይደለሁም። ግን አልፎ አልፎ አስፈላጊ በሚሆኑበት ጊዜ ላይ ተጠቅሜ ግን አውቃለሁ።

አዎ ሙዚየም መሄድ ሙዚየም ብዙ ነገሮች የያዘ ብዙ ቅርሶች የያዘ ብዙ ጌጣ ጌጦች የድሮ እቃወች የድሮ አልባሳት የድሮ የነበሩ በጥንት የነበሩ ብዙ ኢቭን የሰው ልጅ የሰው ልጅ የሰው ቅሪተ አካል ምናምን ብዙ ነገር የያዘ ስለሆነ መጎብኘት በጣም ያስደስተኛል ግን ሄጄ አላውቅም። ስለእውነቱ አሁን ባለውበት ወይ በአንዳንድ ቦታዎች ሌላ ቦታዎች ሄጄ አውቃለሁ ግን አሁን እዚህ ባለውበት አካባቢ ግን ሄጄ ሙዚዬውን አይቼ አላውቅም። በአሁን ባለው ግን በፊት እንደዚህ ተመልክቼ አውቃለሁ አውቃለሁ አንዳንድ ቅርታ አካሎችም አይቻለሁ ተማሪ እያለሁ ማለት ነው

የቀረ ምግብ እንደዚህ አሞቄ ልጠቀም እችላለሁ አንዳንድ ጊዜ ግን ብዙ ጊዜ አልጠቀመም። እኔ ታይፎይድ የሚባል ወይ ታይፈስ ወይ ታይፈስ ከሚባሉ ህክማሞች አንዳንድ ጊዜ ስለሚያመኝ ብዙ ጊዜ የምጠቀም ሰው አይደለሁም። ግን አልፎ አልፎ እንደዚህ ይሄን ምግብ እንደው ከምደፋ ብዬ አንዳንድ ጊዜ አሙቄ አንጠቅጥቄ በጣም እሳት አስመትቼ ተጠቅሜ ግን አውቃለሁ። ምክንያቱም ለህፃናት ባልሰጥም ለራሴ ግን ተመግቤው አውቃለሁ። ህፃናት እንኳን አይመከርም ያደረ ምግብ ባይቦሉ ይመከራል። ለራሴ ግን ተጠቅሜ አውቃለሁ።

አዎ በእንጨት እሳት ምግብ አብስየ አውቃለሁ ምክንያቱም ምንድነው? መብራት ባልነበረበት አካባቢዎቹ መብራት በሚጠፋበት ጊዜ እንደዚህ የገጠር ከተማ የሚባለው ነው። ያደኩበት እና አካባቢ እሳት እንጨት አንድደን ነው። ምግብ አብስለን የምናውቀው እና በዛ ነው የምንጠቀመው የነበረው በእንጨት እሳት በማንደድ ማለት ነው። እናም በደንብ አድርጌ ነው አብስየ የማውቀው ምንድነው? መብራት በሚጠፋበት ደግሞ አሁን ባለሁበት ደግሞ መብራት በሚጠፋበት ጊዜ እንጨት አቀጣጥለን ምግብ አብስለን እናቀለን እና ተጠቅሜ አውቃለሁ

አዎ ልብስ እኔ በእጄ ነው የማጥበው ብያለሁ ቅምም ጥያቄው መጥቶ ነበረ በደንብ አድርጌ ነው የማጥብ በደንብ አድርጌ የልጆቼም ራሴ በእጅ ማጥማሽ ማጥቢያ ስለሌለኝ። አሁን ዘመኑ ካፈራቸው እንደውም ጥሩ ነው የመጣልን ወደ ሀገራችን ነገር ግን እኔ ያን የመግዛት አቅምም ስለሌለ አሁን ባለሁበት በእጄ ነው የማጥበው ማለት ነው። የልጆቼ ልብስንም በእጄ። የተለያዩ ነገሮች ሁሉም ነገር ልብስ በእጄ ለማጥበው ብርድ ልብስም ሆነ። ልብሴ ልጆቼ እንደው ፎጣ ምናምን ብዙ ሁሉ ልብስ በእጄ እው የማጥበው ማለት እችላለሁ

የሽያጭ ግቦች አሉ ሲባል ሽያጭ የማድረግ ግቦች አሉኝ ምክንያቱም አንዳንድ ጊዜ ነገሮች እንደዚህ ይሄ ንግዳዊ ነገሮችን መስራት እፈልጋለሁ እና የዛ ግቦች የዛን ሽያጭ አላማዎችን ለማሳካት ምናምን ጥረት አደርጋለሁ ለመስራት ማለት ነው። ባከናውን ይሄን ነገር ይዛ ግብ ላይ እዛ ሽያጭ አድርጌ እዛ ግብ ላይ መድረስ በጣም እፈልጋለሁና የሽያጭ ግብ ማድረግ ደስ ይለኛል። እና የሉኝም ግን ለወደፊቱ ማድረግ እፈልጋለሁ የሚለው ነው

እኔ የምወደው መጠጥ እንትኑን መጠጦች አልወድም አልኮል ያላቸው መጠጦች እንኳን አልጠቀምም ያስም ታማሚ ስለሆንኩ እንደዚህ መጠጦች እንዳይ ጨጎራም ስለሚያመኝ መጠጥ እምጠቀም ሰው አይደለሁም ምንም አይነት መጠጥ አልጠቀምም እኔ ከጠላም ጀምሮ ምናልባት ግን ለስላሳ መጠጦችን እጠቀማለሁ ለስላሳ መጠጦች ምንድን ናቸው እነ ኬኔቶ እንደዚህ ለስላሳ፥ ምሪንዳ ፥ስፕራይት ብዙ የተለያዩ ለስላሳ መጠጦች ግን በቤታችን ከምናከናውናቸው ነገሮች ግን እንደዚህ እጠቀማለሁ እንጂ ሌላ እርጎ መጠጥ አልጠጣም።

ምንጣፍ ላይ ያው ብዙ ጊዜ ባልቀመጥም እንደዚህ ልጆቼን ለማጫወት እንዳይወድቁ ብዬ ምናምን እታች ምንጣፍ ላይ ነው የማጫወታቸው። ግን ብዙ ጊዜ የምቀመጥበት ሶፋ ላይ ነው ሶፋ አለን። እና በቤት ውስጥ ሶፋ በሚል አባል መቀመጫ ላይ ነው የምቀመጠው። ነገር ግን ምንድነው? አንዳንድ ጊዜ ልጆቼን ለማጫወት ስፈልግ እንደዚህ መሬት ላይ እንደዚህ በተነጠፈ ወለል ላይ ምጣፍ ላይ ልጆቼን አጫውታለሁ እንዳይወድቁም እንደዚህ አጫውታቸዋለሁ እዛ ሆኜ ማለት ነው። እና ተጠቅሜ አውቃለሁ ማለት እችላለሁ ማለት ነው።

እኔ ስራ ላይ ተግዳሮት የመንግስት ሰራተኛ አይደለሁም ግን ቤት ውስጥ ላይም ስራ ላይ ሆኜ ተግዳሮቶች ይኖራለ። ምንድነው? ባገብተን ባገብተህ ቶሎ ቶሎ ድካም አለው ምክንያቱም ብቻዬን ነኝ አጋዥ የለኝምና ብዙ ጊዜ ስሰራ ብቻዬን ስለሆንኩ እንደዚህ ተግዳሮች ይኖራሉ በቤት ውስጥ። ይሄን አላልቅልኝ አለ ይሄን አላልቅልኝ አላለውና ለዚ። ስራዎቹ በአንድ ጊዜ ጥድፍድፍ ይሉብኛል ወይ እንጀራም? ስጋግሩ ወጥማ እበስላለሁ እኮ ጎን ለጎን ልጆችም አሉ እና። የኔ ብዙ ስራ ተጉዳሮት ላይ ባልልም በቤት ውስጥ ያለው ነገር ግን አንዳንድ ጊዜ አለኝ ያደክመኛልም ተግዳሮቶችም አሉ

በቡድን መስራት እወዳለሁ በቡድን መስራት ምን ማለት ነው? አሁን በቡድን ስንሰራ ብዙ ነገሮች ከሀሳቦች ጋር ሀሳብ ሼር ስለምናደርግ የተሻለ ነገር ይሰራል ብዬ አምናለሁ። እኔ ይሄ የኢንዲቪጅዋል አንዳንድ ጊዜ የግላችን ከምንሰራቸው ስራዎች ይልቅ በግሩፕ ሆነን የምንሰራቸው ስራዎች ብዙ መስራት እንደምንችል የምንገነዘብ ይመስለኛል። ለምን ብዙ ሀሳብ ሼር ሲደረግ ብዙ ሀሳብ ሼር ሲደረግ ብዙ የተለያየ ሀሳብ ይመነጫልና የተሻለ ሀሳብ ተጨንቆ ይወጣል ብዬ አስባለሁ እና እንደዛ ከሚያምኑ ሰዎች ነውና። በመስራት እወዳለሁ

ትርፍ ጊዜ እኔ ማሳለፊያዎች ምንድን ናቸው? አንድ አንድ ጊዜ ከጎርቤት ጋር እንደዚህ ወጣ ብለን ታች ሆነን እንደዚህ ባለንበት አካባቢ ላይ። እንጫወታለን ልጆቻችን ይዘን ትርፍ ጊዜ መጫወቻችን አንዳንድ ጊዜ ደግሞ ቡና አፍልተን እንደዚህ ልንዝናና እንችላለን። በትርፍ ሰዓት ደግሞ አንዳንድ ጊዜ የምናሳልፋቸው ምንድነው መዝናኛ ቦታ እንኳን ባንሄድም። የሆነ በቃ ወክ በማድረግ እንደዚህ ልጆቻችን ይዘን በመውጣት እንደዚህ ነው ማሳልፋቸው በትርፍ ሰአቴን ማለት ነው። እኔ

አዎ የቪዲዮ ጥሪዎች ብዙ አደርጋለሁ ብየአለሁ ቅድም እንደተጠየቁት የቪዲዮ ጥሪ የማደርገው ደግሞ ከእህቶቼ ጋር ሊሆን ይችላል። ከቤተሰብ ጋርም ከጓደኞቼ ጋርም እንደዚህ የቪዲዮ ጥሪዎች ደስ ይለኛል ያስደስተኛል እንደውም እኔ ከእንትን ከቪዲዮ ጥሪዎች አንዱ ማለት ነው። ቪዲዮ ጥሪ ስናደርግ። እንደዚህ እየተያየን ስለሆነ ያው ሀሳብም ሼር ስታደርግ እንደዚህ በአካል እንዳለህ ነው የሚሰማህ እና። የ ቪዲዮ ጥሪ ማድረግ እየተያየህ እንዴት ነው ጤናው ያለው እንዴት ነው የሚለውን ስለምታይ በዛው። ደስተኛ ያደርገኛል እና አያለሁና አድርጌም

አዎ ስራዎች እኔ በቅደም ተከተል ነው የማስቀምጠው ለምን በቀደም ተከተል ማስቀምጣቸው የትኛው ቀድሞ መምጣት እንዳለበት። ማመን አለብኝና እኔ የልጆች እናት ብያለሁ በቤት ነው የማሳልፈውና። ቅደን ተከተሌን ጠብቄ ነው ስራዎቼን ማከናውነው ለምሳሌ። ቅድሚያ ምን መስራት አለብኝ ጠዋት ተነስቼ ታጥቤ። ወደ ምግብ ማብሰል ነው የምገባው ከዛ ቀጥሎ ልጆች መመገብ። ከዛ በኋላ ያለው ደግሞ ትምህርት ቤት የሚሄዱ ከሆነ ወደ ቤት ትምህርት ቤት ምሳእቃቸውን ቋጥሮ መሸኘት ትምህርት ቤት የማይሄዱበት ቀን ከሆነ ደግሞ። ቤት አጸዳለሁ ከምግብ ከተመገቡ በኋላ ማለት ነው። እና በቅደም ተከተል ነው ስራዬን የማስቀምጠው እኔ ማለት ነው።

አዎ ቅድም ገልጬዋለሁ ስጦታ መስጠትም ሆነ መሰጠት እወዳለሁ ምንድነው ግን እኔ ከባለቤቴ እና ከልጆቼ የሚመጣ ስጦታ ነው የምቀበለውም የምሰጠውም ብዙ ጊዜ፤ ምንድነው በዓላት በሚወጡባቸው ቀናት እንደዚህ ስጦታ መለዋወጫ የገና በዓል እንቁጣጣችም የመሳሰሉት ሲመጡ የዘመን መለወጫም እነዚህ በካርድ ነገር መልኩ እንደዚህ ለ ከተብሎ ከእከሌ ወደ እከሌ ተብሎ ከሚጽፉባቸው ነገሮች ካርዶች እንደዚህ ስጦታ የእግዚአብሔር ስጦታዎች አባባዎች ነገሮች በጣም እወዳለሁና እነሱን ነው እኔ ለልጆቼም ለባለቤቴም መስጠት የምችል የምቀበልም።

የምወደው የዳቦ አይነት የስንዴ የሚባለው ፍኖ ዱቄት ሳይሆን የጥቁር ስንዴ በእኛ ህገር አካባቢ እንትን የሚባለው እሱ ነው የምወደው ባደኩበት አካባቢውን እሱ ነው በሚጋገረድና ተደፍቶ በኮባ ተደርጎ ስለሚቀርብ ሽታውም ሁኑም ማዛው ቅምም ተደርጎበት የተለየ እንትን ስላለው። እኔ የምወደው የኔ ጩህ ዳቦ ፉኖ ዱቄት ሳይሆን እኔ በገጠር አካባቢ እንደውም የምጠቀምበት አብዛኛው ጊዜ የሚወደደው የስንዴ አይነት የስንዴ ዳቦ የሚባለውን ነው የምወደው ማለት ነው።

ዝግጁዎች ላይ እሳተፋለው አሁን በተጀመረው ይሄ ድርጅት ላይ ያው ተሳትፎ እያደረኩ ነው ማለት ያለው ከዚህ በኋላም እሳተፋለሁ ለወደፊትም ማለት ነው። ብዙ በተለያዩ ቋንቋዎችን መስራት እፈልጋለሁ። በምችላቸው ማለት ነው ቢያንስ እኔ ሁለት ቋንቋዎች እና ከዛ በላይ የምሞክር ሰው ነኝ እና። በዛ ባለው ነገር ላይ መሞከር ከዚህ በኋላም መቀጠል ፈልጋለሁና ድርጅቶች ላይ በሚደረጉ ዝግጅቶች ላይ እጅግ በሳተፍ እፈልጋለሁ። እሳተፋለሁ ማለት ነው

ነገሮችን አዎ በስርዓት ነው የማስቀምጠው ምክንያቱም ምንድነው? ነገሮችን በስርዓት ማስቀመጥ በትክክል ማስቀመጥ ለብዙ ነገር ለወደፊቱ ለሚያስፈልጉ ነገሮች አስፈላጊ ስለሆነ ነገሮች በቅደም ተከተል በስርዓት ማስቀመጥ አስፈላጊ ነው። ነገሮች በስርዓት ስታስቀምጣቸው ለምትፈልገው ነገር ለወደፊት ነገር ለምተ ለሚያስፈልጉ ነገሮች በጣም እጅግ በጣም ስለሚጠቅሙ ነገሮች በስርዓት ማስቀመጥ እጅግ በጣም ጠቃሚ መሆኑ። እኔ በስርዓት ነው የማስቀምጣቸው ነገ ከነገ ወዲያ ስለሚያስፈልጉ ብዬ ስለማምን ማለት ነው

ቅርጫት አለኝ በቤት ውስጥ ቅርጫት ምንድነው? ቆሻሻ መጠራቀሚያ ስለሆነ በሻወር ቤትም ሆነ በውጭ ደግሞ በቆሻሻ ደረቅ ቆሻሻ ማስወገጃ ስለሆነ ማስቀመጫ ስለሆነ ቅርጫት በቤቱ ውስጥ አለኝ። እና ቅርጫት እጠቀማለሁ ማለት እችላለሁ በደንብ አድርጌ ነው የምጠቀመው እንደው ቅርጫት ምንድነው? አስፈላጊነቱ ቆሻሻውን እንዳይፈስ ሰፊ ስለሆነ አፉ ቀጥታ ወደ ፔስተር ወይ በሆነ ነገር ከምናደርገው በዛ እርገን ወደ ቆሻሻን ማስወገጃ የምናደርገው የተሻለ ስለሚመስለኝ። በብዛት ውስጥ እኔ ቅርጫት አለኝ ማለት እችላለሁ ማለት ነው።

አደባባይ ላይ ወጥቼ እኔ መናገር እችላለሁ ብዙ የምፈራ ሰው አይደለም ነገር ግን ደግሞ አንድ ጊዜ ሰው አይን እንኳን ያስፈራል ይላል ሰው ትንሽ እሰጋለሁ እንደዚህ ግን እንደዚህ የምፈራ ሰው ግን ያን ያክል አይደለም ባደባባይ መናገር ምንድነው አስፈላጊ ነገር ከሆነ የምትናገረው ነገር ካለ መናገር እችላለሁ። ጥሩ ጥሩ ነገሮች ነው ግን በአደባባይ የሚነገር ነገር ማለት ነው። ምንድነው ሁሉ የሚነገሩ ነገሮች ጥሩ ማለት አይደሉም? እና በአደባባይ መናገር ደግሞ ማውራት እንደዚህ በነጻነት እንትን ማለት አለማፈር አለመፍራት ጥሩ ነው ብየ ስለማምን። እንደዚህ እናገራለሁ

ብዙ ጊዜ እኔ እነሳለሁ ጠዋት ላይ ነው የምነሳ ምግብ ስለማበስል ብዙ ጊዜ ጠዋት ላይ ነው የምነሳ ማለት እችላለሁ። ስነሳ ለልጆቼን መጀመሪያ ምግብ አበስላለሁ ቀጥሎ ያለው ሂደት ደግሞ የልጆቼን እናት ስለሆንኩ በቅደም ተከተል ሁሉንም ተነስቼ አከናናውና ብዙ ጊዜ ጠዋት ላይ የምንሳ እኔ ጠዋት ላይ ተነስቼ ደሞ ብዙ ነገሮችን ስለማከናውን አዎ እነሳለሁ። ጠዋት ላይ ምነሳ በቃ አስራ ሁለት ሰዓት አካባቢ ማለት ነው። ስራዬን አከናውናለው ማለት ነው። እና አነሳለው ለማለት እችላለሁ።